የአፈጻጸም ግምገማዬ ዛሬ ነው ትንሽ ትጉ ሰማኝ ነው ይሰማኛል። አለቃዬ ከእኔ ጋር ይቀመጣል የማለፍ ሰባት ወራት እንገመግማለን። ምን ጥሩ ሰርቻለሁ የት ማሸሻል እችላለሁ። አዎንታዊ አስተያየት ተስፋ አደርጋለሁ ግን ተገን የሆኑ ነገሮች ሊኖሩ ይችላሉ። አመሰግናለሁ እና እቀበላለሁ። ግቦች ለሚቀጥሉ ጊዜ እንዘጋጃለን። የደሞዝ ጭማሬ ሊኖር ይችላል ወይንም ምናልባት አዲስ ሚናዎች ይህ የእድገት እድል ነው። ከእርሱ መማር እፈልጋለሁ። ግልጽ ግንኙነት አስፈላጊ ነው በስራዬ ለመሻሻል ቆርጫለሁ።

ለደንበኞች አቀራረብ እያዘጋጀሁ ነው። በመጪው ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ። መረጃ በግልጽ መቅረብ አለበት። ምስሎችና ፎቶግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ ስላይዶች ማዘጋጀት አለብኝ። መረጃ በግልጽ መቅረብ አለበት። ምስሎችና ፎቶግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ። ግን መዘጋጀት አለብኝ። ደንበኞች በሙያዊነት እንደምናሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል። ተስፋ አደርጋለሁ።

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፊቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው። እናቴ እንጀራ እና ወጥ ፈጥራለች። የማይክሮ ዌቭ እሞቀዋለሁ። በወደ ዳሁ ቦታ ተቀምጫለሁ። ባልደብሮቼ አብረው እንበላለን ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይነገር ይናገራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላለባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው

ሳምንት ውሃ እጥረት አለ። በየቀኑ አይመጣም። በቦታው ላይ መሙላት አለብህ። ማለዳ ላይ ለሚመጣው ጊዜ እንጠብቃለን። ጀሪካዎችና ባልዲዎች ማዘጋጀት አለብን። ሁሉም ጎረቤቶች ይመጣሉ። ረጅም መስመር ይፈጠራል። መጠበቅ ያሰል መጠ መጠበቅ ያሰለቻል። ግን ምርጫ የለም ውሃ ለህይወት አስፈላጊ ነው። መፍጠር እንችል ይሆናል። ለማጠብና ለማበስበስ እንጠቀማለን። በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ።